በባህላችን ሰርግ በጣም ክብር ያለውና ትልቅ ማህበራዊ ክስተት ነው። እ ሰርግ የሁለት ሰዎች ብቻ ግንኙነት ሳይሆን የሁሉም የቤተሰብ እ መገናኘት ነው። ስለዚህ ሂደቱ በረጅም ጊዜ በልምድና በስነ ስርዓት የተ የተደገፈ ነው። እ በባህላችን እ ሰርግ መከናወን ከቅድመ ዝግጅት ጀምሮ እስከ ከፍተኛ የደስታ ቀን ድረስ ይቆያል ማለት ነው። የሰርግ ዝግጅት መጠየቅ እና በመል በመልእክት ላይ በመልእክት መላክ ይጀምራል። እ ወንድ ቤተሰብ ወደ ሴት ቤተሰብ አክብሮ ያለውን ሽማግሌ ይላካል ይልካል ማለት ነው። እ እነዚህ ሽማግሌዎች ልጅ ልጃቸው እ ለልጃችን እንዲሰጠን ብለው ለመጠየቅ ነው። ወይም እም መሪያ ተብሎ የሚታወቅ ስርዓት ይከናወናል ማለት ነው። በዚህ ጊዜ ቃል በቃል እ በክብር መናገር የቤተሰቦችን ክብር መጠበቅ አስፈላጊ ነው። እ መስማማት ከተደረገ በኋላ የቀን መቆረጥ ይጀምራል። ባህላችን እ የሰርግ እ ቀን በሽ በሽማግሌዎች እ ምክር በእምነትና በቤተሰብ ስምምነት ይመረጣል። ከዚህም የሰርግ እቃዎች ዝግጅት ልብስ ምግብ እና የእንግዳ ግብዣ መዘጋጀት ይጀምራል ማለት ነው። እ የሰርግ ቀን ሲደረግ በጣም የደስታ እና የክብር አየር ይኖራል ሙዚቃ ዘፈንና ዳንስ የቀኑን ደስታ ያበዛል። እ እንደዚሁም ሴት ሙሽራ በባህላዊ እ ልብስ ትለብሳለች ወንድ ሙሽራ በክብር የተዘጋጀውን ልብስ ይለብሳል ማለት ነው። እንግዶች በዘፈንና በምርኩስ እየተቀበሉ ወደ ቦታው ይገባሉ ማለት ነው። በባህላችን ምግብ የሰርግ ዋና ክፍል ነው ዶሮ ወጥ ስጋ ወጥ እንጀራ እና ባህላዊ መጠጦች እ ለእንግዶች ይቀርባል። እንግዶች በምግብ እ መ መክበር የቤተሰብ ክብር እና ደስ ያሰኛል ማለት ነው። ከእነዚህ ባህላዊ መጠጦች መስ እ እ እ አይነቶች ውስጥ የመጀመሪያው ጠላ ነው። ሁለተኛ ጠጅ ነው። እንደዚሁም በእ መቀጠል ደግሞ ሌላ ያው አስፈላጊ ከሆኑ እነዚህ ፋብሪካ ላይ የሚመረቱ የተለያዩ የሚመረጡ መጠጦ መጠጦቶች ሊኖሩ ይችላሉ ቢራ ይኖራል ውስኪ የተለያዩ መጠጦቶች መጠጦች ይዘጋጃሉ ማለት ነው። የሽማግሌዎች ቡራኪ እና እ እም ምክር በሰርግ ውስጥ አስፈላጊ ክፍል ነው። ሽማግሌዎች በአዲስ ቤተሰብ ምክር ትዕግስትና ፍቅር የሚያስተምሩ ቃላቶችን ይናገራሉ ውይይት ትዳርን መከባበርና መተማመን እንዲጀምር የ ያግዛል ማለት ነው። እንደ ባህላችን ሰርግ የደስታ የአንድነት እና የክብር ቀን ነው። ሰርግ እ ማህበረሰቡን እ ያቀራርባል እ ቤተሰብን እ ያጣጥላል እና አዲስ ህይወት መጀመርን እ ይወክላል። ስለዚህ በባህላችን ሰርግ በታላቅ ክብር እና በልዩ ደስታ ይከናወናል ማለት ነው።

እኔ የምወደው ባህላዊ ምግብ ዋነኛውና የመጀመሪያው ዶሮ ነው። ዶሮ በብዙ ሰዎች የሚወደድ ብቻ እና ጣሙ ሳይሆን ከባህልም ከታሪክም እና ከማህበራዊ ሴቶች ጋርም በጣም ተያይዞ ስለሆነ ተያያዥ ስለሆነ ስለ ዶሮ ዎጥ መውደድ ማለት ባህላችን መውደድ ማለት ነው። ዶሮ ወጥ በባህላችን የክብር ምግብ ነው በብዙ ቤቶች ዶሮ ወጥ የሚሰራ በተለይ ቀን ነው እንደ በዓል ሰርግ በተለየ ቀን ነው የሚሰራ ማለት ነው። እንደ በዓላት ሲኖሩ ሰርግ ጥምቀት ልደት ወይም ክብር ያላቸው እንግዶች ሲመጣ የምግብ ለማንኛውም ሰው አይደለም የሚዘጋጀው እና ትልቅ ቦታ ለ የሚሰጣቸው እና ክብር ላላቸው ሰዎች የሚመጡበት ጊዜ የሚዘጋጅ የምግብ አይነት ነው። ዶሮ ወጥ አዘገጃጀቱ ራሱ ባህላዊ ጥበብ ነው ዶሮ ወጥ ማብሰል ትግስት ጊዜ እና ልምድን ይፈልጋል። ሽንኩርት መክተፍ ልጦ መክተፍ ያስፈልጋል በቀስታ ማብሰል ግድ ነው። ከዛ በርበሬ በመጠን መጨመር እና ቅመማ ቅሞችን በትክክል መቀላቀል ሁሉም ተግባራዊ እውቀት ይፈልጋል። በብዙ ቤቶች ዶሮ ወጥ መስራት ከእናት ወደ ልጅ የሚተላለፍ ልምድ ነው። ዶሮዎጥ ከእንጀራ ጋር ሲቀርብ የባህላችን አንድ ን አንድነትን ያሳያል በአንድ መካከል መብላት ከአንድ እንጀራ የመተማመን እና የፍቅር ምልክት ነው። ዶሮ ወጥ በብዙ ጊዜ በቤተሰብ ስብሰ ተ ተሰብስቦ ሰብሰብ ብሎ ይበላል ሰዎች እየተወያዩ እየተሳሳቁና እየተከባበሩ ይበላሉ ማለት ነው። ይሄ ምግብ ሰዎችን ያቀራርባል ዶሮ ወጥ ከስነምግባር ጋርም የተያያዘ ነገር አለው። ለምሳሌ የዶሮ እግር ጡት ወይም ሌሎች ክፍሎች በእድሜና በምክር መሰረት ይሰጣሉ ማለት ነው። ለምሳሌ ከዶሮ እውጥ በሚሰራበት ከሰውነት ክፍሏ የመጀመሪያ ፈረሰኛ ብለን የምንለው ክፍል አለ ይህ ክፍል የሚሸ የሚሰጠው ለቤቱ አባውራ ነው። ይሄ የብልት አካል የሚሰጠው ማለት ነው ዶሮወጥ ከስሜት ጋር በተያያዘ ምግብ ነው። ብዙ ሰዎች ዶሮ ወጥ ሲያስቡ የእናታቸውን ቤት የባህል ቀን የቤተሰብ ስብሰባን ያስታውሳቸዋል የምግብ ትዝታን ፍቅር እና የቤተሰብ እውቀት ይወክላል ማለት ነው። ዶሮ ወጥ ባህላችን ምግብ ብቻ ሳይሆን የህይወታችን ክፍል ነው እሱ ክብርን ይገልጻል ያን ድነት ያጠናከራል ታሪካችንንም ያስታውሳል ስለዚህ ብዙ ሰዎች የሚወድድ ባህላዊ ምግብ ዶሮ ወጥ ነው። እኔም የምወደው ዶሮ ወጥ ነው ማለት ነው። በመቀጠል ሌላኛው ደግሞ ክትፎ ነው። በሀገራችን በኢትዮጵያ በጉራጌ ክልል አካባቢ ይሄ ክትፎ የሚባል ምግብ አለ እሱም የሚዘጋጀው ከከበሬ ስጋ ነው። እሱም ቀያይ ስጋ ይመረጥና በደንብ አድርጎ በደቃቅ ይከተፋል ተከተከተፈ በኋላ የተለያዩ ቅመማቅ መሞች ይደረግበታል ቅቤ ይደረግበታል ስለዚህ ማባያ ደግሞ ራሱን የቻለ ማባያ ያለው እሱም ቆጮ ይባላል። ከእሱ ጋር ተደርጎ ነው የሚበላው ማለት ነው። በጣም ጣዕም ያለው እና በጣም ተወዳጅ ምግብ ነው። ይሄ ምግብ አሁን በተለይ መስቀል በዓለ አካባቢ ሲደርስ በጣም በብዛት የምንጠቀመው ምግብ ነው። በበተመሳሳይ ማንኛውም ቦታ ልናገኘው እንችላለን የተለያዩ ሆቴሎች ላይ ምናምን ትላልቅ ሆቴሎች ላይ ባህላዊ ሆቴሎች ካሉ እነዛ ቦታ ላይ ልናገኘው የምንችለው ምግብ ነው። ስለዚህ ሁለተኛው ደግሞ ክትፎ ነው በጣም የምወደው ዶሮ ወጥና ክትፎ ነው ማለት ነው።

የመጀመሪያ ተግዳሮት የስራ ጫና ነው ይህ ትልቅ ተግዳሮት ነው በብዙ ስራ ቦታዎች ከሰው ሀይል እጥረትም ወይም ከመጥፎ እቅድ የተነሳ ሰራተኞች በአቅማቸው በላይ ስራ ይጫና ይጫናቸዋል ማለት ነው ይሄ የአእምሮ ጭንቀትን ያመጣል የአካል ድካምና የስራ መውደቅን ያመጣል ሰው ስራውን በደስታ ማከናወን እንዳይችል ያደርጋል ማለት ነው ሌላው ሁለተኛው የጊዜ አስተዳደር ችግር ነው በስራ ላይ በብዙ ሰዎች የሚገኝ ተግዳሮት ነው ብዙ ሰራተኞች ስራቸውን በትክክል ለመክፈል ለመከፋፈል ቅድሚያ ለመስጠት እና በጊዜው ለመጨረስ ይቸገራሉ ማለት ነው፤ ይሄ መዘግየት ደግሞ ውጥረት እና የስራ ጥረትን ጥራትን መቀነስ ያመጣል ማለት ነው፤ ሶስተኛ በስራ ቦታ ላይ ግንኙነት ችግር ትልቅ ተግዳሮት ነው ከሀላፊ ከስራ ባልደረቦች ጋር ወይም ከታችኞች የስራ ባልደረባ ጋር መግባባት አለመኖር፤ ትልቅ ስራ ላይ ጫናና ተግዳሮት ያመጣል ማለት ነው ግጭትና የቡድን መበታተን ይፈጠራል ግልጽ ያሉ መመሪያና መረጃዎች ጥረትና ሊያስከትል ስለሚችል ብዙ ችግሮች ይፈጥራል ማለት ነው ሌላ የደሞዝ እና የተነሳሽነት ችግር በስራ ላይ ብዙ ጊዜ ይታያል፤ ሰራተኞች ስራቸው እንዳይታወቅ እንደማይከበሩ ሲሰማቸው የተነሳሽነትነታቸው ይቀንሳል ዝቅተኛ ደሞዝ መኖር እድገት ጥረት እና ያው ሰው መቼስ ከሰራ ግዴታ እድገት ማግኘት ያለበት በሰራው ልክ ደግሞ እድገት የማያገኝ ከሆነ ስራ ተነሳሽነቱ ይቀንሳል የስራ ፍላጎትም እየቀነሰ ቸልተኝነት ይሆናል ስራ ይበደላል በዚህ ምክንያት ይኸው የስራ ተግዳሮቶች ዋነኛው ነው የደሞዝ የተነሳሽነት ችግር ማለት ነው፤ ሌላው የክህሎት ጥረት ነው በሚሰሩበት በተመደቡት የስራ ፊልድ ላይ እውቀቱ ቢኖራቸውም ነገር ግን እውቀታቸውን በየጊዜው ለማሻሻል ጥረት አለማድረግ የተለያዩ ስልጠናዎች እጥረት መኖር ከቴክኖሎጂ ጋር በፍጥነት ሰራተኞቹ እንዲግባቡና ራሳቸውን እንዲያሻሽሉ አፕዴት እንዲያደርጉና አለማድረግ ይሄ ከፍተኛ ተግዳሮት ነው ማለት ነው ሌላው የስራ አካባቢ ችግር እንደዚሁም ተግዳሮት ነው ብዬ አስባለሁ የማይስተካከል አካባቢ የድን እጥረት ድምጽ ብርሃን ወይ ቦታ ጥረት እና ሰራተኞችን ያስጨንቃል ይሄ የጤና ችግር እና የስራ አፈጻጸም መቀነስ ያመጣል ማለት ነው የፍትህና የመስተካከል እጥረት በስራ ቦታ አደገኛ ተግዳሮት ነው፤ ማስተዳደር አድሏዊ ሲሆን ሰራተኞች መታሰቢያ እና ቅሬታ ማቅረብ አልመቻል ሲኖር እንደ ይሄ የስራ አካባቢ ያበላሻል ማለት ነው፤ ሌላው የስራና የግል ህይወት መመጣጠን እጥረት ነው ስራው ሁል ጊዜ ጊዜ ሀይልን ሲወስድ ቤተሰብ ጤና እና እረፍትን ይታወቃል ማለት ነው ይህ የረጅም ጊዜ ድካምን መውደቅን ያመጣል ማለት ነው በአጠቃላይ በስራ ላይ ያሉ ተግዳሮቶች ሙሉ በሙሉ ሊጠፉ አይችሉም ነገር ግን በግል ጥረት ወይም በጥሩ አመራር እና መልካም ግንኙነት ሊቀንሱ ይችላሉ ተግዳሮቶቹ እንደ ችግር ብቻ ሳይሆን እንደ መማሪያና ለቀጣይ ጥሩ እቅድ ለማውጣት ስራችን በጥሩ ሁኔታ ለአፈጻጸማችን ለማሻሻል ጥሩ እድገት ለማምጣትም ስለሚረዳ እነዚህ የሚፈጠሩ ተግዳሮቶች ያው ጥሩ ናቸው ማለት ነው የተሻለ ነገርም ሊያመጣልን ለማመጣት ይረዳናል ማለት ነው።

እኔ የተለያዩ ቦታዎች ተጉዣለሁ ከእነዚህ የተጓዝኳቸው ቦታዎች ሁሉ አብዛኛዎቹ ለስራ ጉዞ የተጓዝኩባቸው ቦታዎች ናቸው እንደዚሁም ለግል ጉዳይም ያው አንዳንዴ ለመዝናናትም ብዬ የተጓዝኩባቸው ቦታዎች አሉ ማለት ነው። ከእነዚህ ከተጓጓዝ ከተጓጓዝኩባቸው ቦታዎች የመጀመሪያው አንደኛው በዚህ በደቡብ አካባቢ ወደ ሀዋሳ አፖስቶ እስከ ዲላ እንዲሁ በተመሳሳይ ወደ እንትን ሙያሌ የኬ የኬኒያ ድንበር ጠረፍ ድረስ ወደዛ አካባቢ ለስራዎች ተጉዣለሁ ማለት ነው። ያው በተጓዝኩበት መ ቦታ በተለይ አሁን ደቡብ ክልል በጣም የአየር ፀባዩ በጣም ቆንጆ ውብና በጣም የሚያምር ለምላሜው ደግሞ በጣም የሚያምር ነው። አረንጓዴ ነው ደስ የሚልም ልማት ያለበት ነው በተለይ ይሄ አትክልትና ፍራፍሬ አብዛኛው የሚገኝበት ክልል ነው ማለት ነው። ወደዚህ ወደ ደቡብ ክልል በተመሳሳይ ወደ ሞያሌ አካባቢ ያው ሞያሌ አካባቢ የኢትዮጵያና ኬንያ ድንበር እንደመሆኑ አኳያ የተለያዩ እቃዎች ያው የሚገቡበት ብዙ አይነት የንግድ እንቅስቃሴ የሚከናወንበት ቦታ ነው ያ ቦታ ቦታ ደግሞ ያው የምንፈልጋቸው ብዙ አይነት እቃዎች አሉ ቀለል ማለት ዋጋቸውም እዛ አካባቢ በጣም ቅናሽ ናቸው እንደዚሁ የምንፈልጋቸው ጥራት ያላቸው በጣም ቆንጆ ቆንጆ የሆኑ እቃዎች አሉ ማለት ነው። በስተደቡብ አካባቢ ማለት በስተደቡብ ይሄንን ወደ ደቡብ ክልል በዛ ሄጃለሁ ማለት ነው። በ በመቀጠል ወደዚህ ወደ ሰሜን ምስራቅ የሚባል ቦታ አለ ያ ማለት ደግሞ ወደዚህ ወደ አፋር ክልልም በተመሳሳይ እንደዚሁ ለስራ ሄጃለሁ ያውም የአፋር ክልል አየሩ ሞቃታማ ነው ሞቃታማም ቢሆን ግን ጥሩና ደስ የሚል ክልል ነው። በተመሳሳይ ያው የአፋር ክልል ደግሞ ከጅቡቲ ጋር የሚያዋስን ቦታ አለው ያም ደግሞ ጋላፊ ይባላል ያንን በስራ እንቅስቃሴ ያው የተለያዩ እቃዎች ከወደብ የሚገቡበትና የሚወጣበት የድንበር ቦታ ስለሆነ ያው እሱንም እንደዚሁ በስራ አጋጣሚ ተጉዤበታለሁ። በተመሳሳይ ደግሞ በዚህም ወደ ምስራቅ ደግሞ እስከ ደወሌ እሱም ደግሞ ደወሌ በተመሳሳይ ያው ነው ለጅቡቲ አዋሳኝ የሆነ ክልል ነው። እሱም በሶማሌ ክልል ሶማሌ ክልል በሚባለው ሱማሌ ክልል እንደመሆኑም አንፃር ያው ቦታው ስም ሆኖ ደወለ ነው የሚባለው እዛ አካባቢ የስ የ ኢትዮጵያና የጅቡቲ ድንበር ነው እሱን በተመሳሳይ እቃዎች ያው ወደብ በመኪናም በተለያዩ በባቡርም የሚገቡበት ቦታ ነው ድንበር ነው እሱንም በተመሳሳይ አቃለሁ ማለት ነው። እነዚህ አይነት ቦታዎች ተጉዣለሁ ማለት ነው። እነዚህን ለመዝናናት ብዬ የተጓዝኩባቸው በተለይ ቦታዎች ነው በተለይ ያው እንደዚህ ወደዚህ ወደዚህ ወደዚህ ለገሀር አካባቢ አዲስ የተከፈተ ጥሩ ሪዞርት አለ እሱም ያው ቤኑና ሪዞርት ይባላል እዛም ለጉብኝት እነዚህ ለመዝናናት የሄድኩበት ቦታ ነው ናቸው ማለት ነው። እነዚህ በዝርዝር ያስቀመጥኳቸው ማለት ነው

በቀን የምጠጣው ውሃ እኔ አንድ ሌትር ነው ግን የምጠጣው አንድ ሌትር ውሃ ጤና ማለት አግባብ እንዳልሆነ አውቃለሁ። ምክንያቱም አንድ ሰው በቀን ውስጥ ቢያስ ከሶስት ሊትር ያላነሰ ውሃ መጠጣት እንዳለበት በጤና ባለሙያዎችም ይመከራል እሱንም አውቃለሁ። ነገር ግን ብዙም የመጠጣት ውሃ የመጠጣት ፍላጎት ስለሌለኝ ብዙ ጊዜ አልጠጣም። ይሄ ደግሞ ያው የተለያዩ የጤና ችግሮችን እያመጣብኝ እንደሆነ አውቃለሁ። ያው ብዙ ጊዜ አልፎ አልፎ እነዚህ የኩላሊት ህመም እያመጣብኝ ያው ብዙ ጊዜ የህክምና እየተከታተልኩ ያው ኖርማል ይመለሳል ተመልሶም ያው እንደዚህ አይነት ነገሮች ይከሰታሉ። ብዙ ጊዜ። ይሄም ውሃ መጠጣት መጠጥ አለመጠጣቴ ብዙ ችግርን እያመጣብኝ እንደሆነ አውቃለሁ። ነገር ግን ቢያንስ በቀን ማንኛውም ሰው ሶስት ሊድር እና ከዛ በላይ ቢችል መጠጣት እንዳለበት ያው ይመከራል። ይናገራል ያው እኔ ግን በቀን የምጠጣው የምጠቀመው አንድ ሊትር ውሃ ነው።

እኔ የምጽፈው ማለት በእስክሪፕቶ እና በተለያዩ እነዚህ በጽህፈት መሳሪያዎች በእጅ የሚጻፉ ስራዎች ስሰራ የምጽፈው በአንድ እጄ ነው። ግን ኮምፒውተር ላይ ለመጻፍም ግን ግዴታ የምጠቀመው ሁለት እጄን ነው። ስለዚህ ለጽፈት የተለያዩ በእጅ የሚጻፉ ጽሁፍ ማለት በስክሪፕቶ እና በእርሳስ በተለያዩ ነገሮች የሚጻፉ ነገሮች ከሆነ ቀኝ እጄን ነው ብዙ ጊዜ የምጠቀመው። ይህም እጄ ቀኝ እጄ ፈጣንና ቀልጣፋ ስለሆነ ብዙ ጊዜ የምጠቀመው ቀኝ እጄን ነው። ነገር ግን እነዚህ ኮምፒውተር የተለያዩ ጽሁፈቶችን ለመጻፍ ስጠቀም ግን ኮምፒውተር ላይ ግዴታ ያው በኪቦርድ መጻፍ ስላለበትም የምጠቀመው ሁለት እጄን ነው ግን እነዚህ የተለያዩ ጽህፈቶች አሁን ለምሳሌ ስልኬ ላይ ለመጻፍ በተመሳሳይ ስልክ አሁን 'እስማርት ፎን' ተጠቃሚ ስለሆንኩኝ የምጽፈው ብዙ ጊዜ በአንድ እጄ ነው። አንድ እጄን ነው የምጠቀመው። የምጠቀመው ቀኝ እጄን ነው ማለት ነው። ስለዚህ ብዙ ጊዜ በቀኝ እጄና እንደዚህ የኮምፒውተር ጽህፈቶች ሲኖሩ ግን በሁለት እጄ ነው የምጠቀመው ማለት ነው።

አዎ ለስራ አጓዛለሁ ብዙ ጊዜ ስራዬ እየተጓጓዝኩ የምሰራው ስራ ስለሆነ ብዙ ጊዜ እጓዛለሁ ማለት ነው። ያው እነዚህ ከተጓዝኩባቸው ቦታዎች መሃል በተለይ አብዛኛው እነዚህ ጠረፍ ከሀገራችን ኢትዮጵያ ድንበር አዋሳኝ የሆኑ ቦታዎች ላይ ነው ብዙ ጊዜ የምጓዘው ማለት ነው። ከእነዚህም የምጓዝባቸው ቦታዎች ውስጥ ለምሳሌ ወደዚህ በስተደቡብ አካባቢ ወደ ሙያሌ አካባቢ በዚህም ወደ ጅቡቲ የሚያዋስኑ ድንበር አካባቢዎች ብዙ ጊዜ እጓዛለሁ ማለት ነው። በተደጋጋሚ የስራ ክፍሌም ያው ብዙ የስራ ፊልድም የምያንቀሳቀስ የሚያደርገኝ ቦታ በጉዞ ላይ የሚሰሩ ስራዎች ስላሉኝ ብዙ ጊዜ እጓዛሉሁ ማለት ነው። ወደዚህ ድሬዳዋ ማለት በክልል እና በከተማ ደረጃ ስጠቅሳቸው ወደ ድሬዳዋ፣ ደወሌ ወደዚህ ወደ ሀዋሳ ወደ ሙያሌ ወደዚህ ወደ አፋር ክልል እነዚህ ሰመራ ዱፍቲ በተመሳሳይ ደግሞ ወደ ጋላፊ እነዚህ የተለያዩ ከተማዎች እንደገና ወደዚህ ወደ ደብረ ብርሃን አካባቢ ብዙ ጊዜ ለስራ የምጓዝባቸው ቦታዎች ናቸው ማለት ነው። በተደጋጋሚ ስራዎችን ለመስራት ወደዛ አካባቢ እንቀሳቀሳለሁ በተለይ ወደዚህ የሚኤሶ በተመሳሳይ ወደ መተሃራ አካባቢ አዳማ እነዚህ አይነት እነዚህ ቦታዎች ሁሉ ለስራ የምጓዝባቸው ቦታዎች ናቸው እና ብዙ ጊዜ ለስራ እጓዛለሁ

እኔ ልደቴን እንኳን ያው ብዙ ጊዜ የማከብረው ቤተክርስቲያን በመሄድ ይቺን እድሜ ጨምሮ ስለሰጠኝ እዚህ ስላደረሰኝ ብዬ ቤተክርስቲያን ሄጄ እግዚአብሔርን እያመሰገንኩ ነው ልደቴንም እማከብረው ከዛ ውጪ ያው ሌሎች ሰዎች በብዙ አይነት ፕሮግራም ነው የሚያከብሩት እኔ ግን ብዙ ጊዜ እንደዛ አድርጌ አክብሬ አላቅም ያው የተለያዩ ሴሪሞኒዎች ይኖራሉ። ኬክ ምናምን አስጋግረው ምናምን በቃ ብዙ አይነት የልድት አካባቢዎች ሊኖሩ ይችላሉ እኔ ግን ቤተክርስቲያን ሄጄ እግዚአብሔርን እያመሰገንኩ ነው ልደቴን ማከብረው ማለት ነው

በስራ ብዙ አይነት ጥሪዎችን አደርጋለሁ ከእነዚህ የማደርጋቸው ስራ ጥሪዎች ውስጥ በቀን ውስጥ ቢያንስ ከአምስት እስከ አስር ጥሪዎችን አደርጋለሁ ማለት ነው። ያው የስራዬ ሁኔታ ብዙ ጊዜ ከብዙ ሰው ጋር የሚያገናኝ ስለሆነ ቢያንስ ከአስር እስከ አስራ አምስት የሆኑ ጥሪዎችን በቀን ውስጥ አደርጋለሁ ማለት ነው።

ከስራ ቀን በኋላ የማታ ጊዜ ለኔ የማረፊያና ራሴን የማደራጀ እና ለሚቀጥለው ቀን መዘጋጀት የሚያገለግለኝ ነው ማለት ነው። ከስራ ቦታ ወደ ቤት ስመለስ መጀመሪያ ልብሴን እቀይራለሁ እጄን ፊቴን እታጠባለሁ እና አንድ አጭር ጊዜ ሰውነቴን እረፍት እሰጣለሁ ይህ ቀድሞ ድካም ራሴን ለመረጋጋት ይረዳኛል ማለት ነው። ከዛ በኋላ ትንሽ ምግብ አዘጋጀለሁ ወይም ከቤተሰብ ጋር እራት እበላለሁ የማታ እራት ብቻ ምግብ መብላት ሳይሆን የቀኑን ሁኔታ መነጋገር ልምዶቻችንን ማጋራት እና ግንኙነታችን ማጠናከር የሚያግዝ ጊዜ ነው። ከስራ በኋላ ከሰዎች ጋር መነጋገር አይምሮን ያሳርፋል። እራት ከበላሁ በኋላ አንዳንድ ጊዜ ቤት ስራዎችን እሰራለሁ ክፍል ማጽዳት እቃዎችን በስርዓት ማስቀመጥ ወይም ለሚቀጥለው ቀን የምሰራውን ልብስ ማዘጋጀት እነዚህ ቀላል ስራዎች አይምሮዬን ያሳርፋሉ እና ማታዬን በስርዓት እንዲያልፍ ያደርጋሉ ማለት ነው። ከዚያ በኋላ ለራሴ የመዝናኛ ጊዜ እሰጣለሁ አንዳንድ ጊዜ መጽሐፍ አነባለሁ ሬድዮ ወይም ሙዚቃ እሰማለሁ። ወይም ቴሌቪዥን ላይ አንዳንዴ የምወደው ፕሮግራም እመለከታለሁ እነዚህ ነገሮች የቀኑን ጫና እንዲቀንስልኝ ይረዱኛል ማለት ነው። አንዳንድ ጊዜ ግን ስልኬን በመጠቀም ከጓደኞቼ ጋር መወያየት ወይም መልእክቶችን መላላክ እመርጣለሁ። አንዳንዴ ደግሞ ያው ፊልሞችን ለማየት እሞክራለሁ። ከመዝናኛ ከመዝናኛ ጊዜ በኋላ ትንሽ ጊዜ ራሴን ለመገምገም እወስዳለሁ ቀኑ እንዴት እንዳለፈ ምን እንደተማርኩና ነገ ምን ማድረግ እንዳለብኝ አስባለሁ ራሴን በደንብ አድርጌ ገመግማለሁ ማለት ነው። ይህ ልምድ ራሴን ለማሻሻል እና ህይወቴን በስራት እንድመራ ይረዳኛል ማለት ነው። በአጠቃላይ ለመተኛት እዘጋጃለህ ስልኬን ከእጄ አወርዳለሁ መብራቶቼን አጠፋና ሰውነቴን ለእንቅልፍ እንዲዘጋጅ እሞክራለሁ የተደረገ የማታ ልምድ ጥሩ እንቅልፍ እንዲያመጣ ይረዳል። ጥሩ እንቅልፍም ለቀጣዩ ቀን ጥሩ የስራ እንቅስቃሴ እንዲኖረኝ ያደርገኛል ማለት ነው።

ልዩ ችሎታዬ በቀላሉ ቃላት ለመግለጽ እና ማስተዋል ለመማር የሚያችል መነጋገር ነው ማለትም የተወሰነ ጉዳይ ውስብስብ ቢሆንም በቀላሉ ለመግለጽ ወይ ለሰዎች በቀላሉ እንዲረዱ ለማድረግ ማድረግ እችላለሁ ማለት ነው። ችሎታ በትምህርት በስራ እና በእድሜ ሁሉ ደረጃ በጣም ጠቃሚ ነው ብዬ ነው የምለው መጀመሪያ ሰዎች በጥሩ ሁኔታ መስማት እችላለሁ ሰው ሲናገር በፍጹም ትኩረት በትኩረት እሰማለሁ የሚፈልገውን ነገር ለመረዳት እሞክራለሁ። ይህ ችሎታ የሰዎችን ስሜትና ፍላጎት ለመረዳት ይረዳኛል ማለት ነው። ሌላው ሰዎች ሲሰሙኝ ተመልሰው እንዲሰሙ ሰዎች ሲሰሙ ተመልሰው እንዲሰሙ ይፈልጋል ይሄም እርስ በእርስ ለመግባባት መግባባትን ያጠናከራል ማለት ነው። ሌላው ልዩ ችሎታ ከችግሮችን በሰላምና በትግስት መፍታት ነው። ችግር ሲከሰት መቆጣጠርና እና እችላለሁ ችግር በአንድ በአንድ አንድ በአንድ እመርምራለሁ ስሜት ላይ ስሜት በበላይ ሳይሆን አይምሮን በመጠቀም መፍትሄ ማግኘት እችላለሁ ማለት ነው። ይሄ በተለይ በተለይ በስራ ቦታ ወይም ማህበራዊ ግንኙነት ውስጥ ጠቃሚ ነው። ሌላው ችሎታዬ ፈጠን መማር ነው አዲስ ነገር ሲቀርብልኝ በፍጥነት እማራለሁ እማራለሁ ቶሎ መረዳት እችላለሁ እና እርሱም በተግባር ላይ መዋል እችላለሁ። በተለይ ቴክኖሎጂ አዳዲስ መሳሪያዎች ወይም አዲስ የስራ ዘዴዎች ቢሆኑ በፍላጎት እማራለሁ ይሄ ችሎታ ከጊዜው ጋር መራመድ እንዲችል አድርጎኛል ማለት ነው። እንደዚሁም ልዩ ችሎታዬ ነገር ግን ነገሮችን በስርዓት መያዝ ነው ስራዬን በቅደም ተከተል አዘጋጃለሁ ጊዜዬን በጥንቃቄ እጠቀማለሁ። ይህ ብዙ ስራ መካከል እንኳን ትኩረት እንዳልጠፋ እንዳያጠፋ ያግዘኛል ሰዎች ብዙ ጊዜ በዚህ ጉዳይ ምክር ይጠይቁኛል። በተጨማሪ ሰዎችን መርዳት እወዳለሁ ያላወቁትን ሲጠይቁን በትግስት እብራራለሁ አስረዳለሁ እስኪረዱ ድረስ በደንብ አድርጌ እገልጽላቸዋለሁ አብራራላቸዋለሁ ይህ ከልዩ ችሎታ በላይ የባህሪ ነገር ቢሆንም ህይወቴን ትርጉም እንዲኖረው አድርጎታል ማለት ነው። ልዩ ችሎታየ ራሴን ለመገምገም እና ለማሻሻል ዝግጁ መሆኔ ነው። ስህተት ካደረኩ እማራለሁ ከስህተቴ ብዙ ነገር ተምሬ ለነገ ብዙ ነገር ማስተካከል እችላለሁ ማለት ነው። ከሌሎች እርምጃ እወስዳለሁ ይህ ልምድ ልዩ ችሎታ በየቀኑ እንዲያደርግ ያደርገኛል ማለት ነው።

የምወደው ጣፋጭ የመጀመሪያው ለኔ ኬክ ነው የተለያዩ አይነት ጣዕም ያላቸው ኬኮች አሉ ከነዛ ጣዕም ያላቸው ኬኮች ውስጥ አንደኛው የቸኮላት ኬክ ነው ሁለተኛው ደግሞ ቫኒላ ጣዕም ያለው ኬክ ነው እነዚህ ሁለቱ ጣዕም ያላቸው ኬኮች በጣም ነው የሚመቹኝ በጣም ነው የምወዳቸው ማለት ነው። ያው ኬክ ውስጥ ብዙ ነገር ተጨምሮ ነው የሚሰራው በተለይ ከዋና ግብአቶች ውስጥ አንዱ ወተት እንቁላል የተለያዩ ስኳሮች ለጣዕም የሚገቡ የተለያዩ ቃናዎች ይኖራ ቃናዎች አሉት። ያ ማለት ለምሳሌ የቫኒላ ቃና ይሆናል ቃናው ጣፋጭ እና የሚያምር ስለሚያደርገው የመጀመሪያው ዋነኛው እሱ ነው። ሁለተኛ ደግሞ አይስክሬም ነው አይስክሬም በተለይ ሙቀት ባለበት ቦታ ላይ ሰውነታችንን ለመቀዝቀዝ ስለሚረዳ እሱም በጣም ጣፋጭ ስለሆነ እሱን እወደዋለሁ። ሌላው ደግሞ ቸኮላት ነው ቸኮላት በጣም አፍቃሪ ነኝ። ቸኮላት አፍቃሪ ያው ቸኮላት ሳይበዛ ለጤናም ጠቃሚ ስለሆነ እነዚህ ሶስቱን ጣፋጭ ምግቦች በጣም ነው የምወዳቸው ማለት ነው

አዎ ጾም እጾማአለው እ ጾም ያው የምጾምበት እ ምክንያት እ አ ዋነኛው ኡ እ ጾም ያው ለጤንነት ጠቃሚ መሆኑ ይታወቃል። እ ሌላው ግን እ በእምነቴ በሃይማኖቴ ስለሚፈቀድ እጾማለሁ ማለት ነው። በእኛ ሃይማኖት በኦርቶዶክስ ሃይማኖት እ ሰባት አይነት ዋና አጽዋሟቶች አሉ። እነዚህ ሰባት አይነት አጽሟዋት በአመት ውስጥ ሰባት አይነት ጾሞች አሉ። እነዚህ ጾሞችን በአግባቡ እጾማለሁ ማለት ነው። እ ጾም ያው ብዙ ነገርን እ ያስተካክላል እ ከፈጣሪያችን ጋ በደንብ እንድንገናኝ እ እ የሚረዳ አንደኛ ና ዋናኛ ነው። ብዙ ነገር ጤናችንን ያስተካክለናል መንፈሳችንንም ያድስልናል። እ ስለዚህ እ ጾም እጾማለሁኝ አዎ

አዎ በአካባቢዬ ድልድይ አለ ይህም ያለው ድልድይ የባቡር ሀዲድ የሚሄድበት ድልድይ ነው ድልድዩ በጣም ረጅም እና ትልቅ ድልድይ ነው። ያው ጎርጎር በጣም ጎርጓዳ ቦታ ስለሆነ ከመሬቱ ጋር ለማስተካከል ሲባል በከፍታ ላይ የባቡር ሀዲዱ ስለተሰራ ረዘም ያለ ስለሆነ ለዛ ነው እዛ ቦታ ድልድዩ የተሰራው ማለት ነው። እኔ ያለሁበት አካባቢ አዎ ድልድይ አለ በጣም ትልቅ ነው የሚያምር ነው ጠንካራ ተደርጎ ነው። የተሰራው

ማታ ማታ ብዙ አይነት ድምጽ እሰማለሁ የመጀመሪያው የሰው ድምጽ እሰማለሁ በአካባቢው የሚንቀሳቀሱ ሰዎች ስለሚኖሩ የነሱን ድምጽ እሰማለሁ ማለት ነው። ሁለተኛ በቅርበትም ይሁን በርቀት ላይ የሚሰማ የውሻ ድምጽ አለ። ያ ውሾች ሲጮሁ ይሰማል ማለት ነው። ሌላው የመኪና ድምጽም ይሰማል በተመሳሳይ አልፎ አልፎ የሚሰሙ ናቸው እነዚህ መኪና ድምጾች እንደዚሁ እሱ የመኪና ድምጽ ይሰማል ማለት ነው። እንደገና ሌላ ደግሞ የጅብ ድምጽ ይሰማል ጅብ እኛ አካባቢ ያው በአቅራቢያም ሆነ በሩቆ ሲጮህ እንሰማለን ማታ ማታ አብዛኛው ጊዜም ስለሚንቀሳቀስ ይጮሃል። ሌላው ደግሞ የንፋስ ድምጽ አለ። ንፋስ ያው ተፈጥሮአዊ እንደመሆኑ አንፃር ያው በማታ ማታ ብዙ ጊዜ የንፋስ ድምጽ ይሰማል ማለት ነው። እነዚህ አይነት ድምፆችን ነው የምሰማው

እኔ ማር አልወድም ያው የማልወድበት ምክንያት የሆነ ማር በምበላበት ሰዓት ይሄው ልቤ ላይ የሆነ የማቃጠል የሆነ ቃራ አይነት ስሜት ስለሚሰማኝ ለማር ፍቅር የለኝም። አልወድም ነገር ግን ቤተሰቦቼ ጓደኞቼ በጣም ነው የሚወዱት እነሱ ሲጠቀሙ አያለሁ። ያው በርግጥ ማር ለጤንነት ጠቃሚ እንደሆነ አውቃለሁ። ግን ያው እኔ ላይ ደግሞ በምጠቀምበት ሰዓት ምቾትና ጤና ስለሚነሳኝ ስለማይሰጠኝ አልተጠቀምም ማለት ነው። እኔ አልወድም

ጠዋት በስራ የማደርገው ነገር ያው ቀጥታ ወደ ቢሮ እንደገባው የቀን እቅዴን አያለሁ የቀን እቅዴን ካየሁ በኋላ እቅዶቼን በደንብ አድርጌ አደራጃለሁ ካደራጀሁ በኋላ ቀጥታ ወደ ትግባራ ነው የምሄደው። ለምሳሌ በዛሬው ቀን ምን መስራት እንዳለብኝ ምን ማድረግ እንዳለብኝ እቅዴን አይቼ ወደ ተግባር ለመለወጥ እሞክራለሁ ማለት ነው። ስብሰባ ካለ ስብሰባ አደርጋለሁ ውይይቶች ካሉኝ በተመሳሳይ የማገኛቸው ደንበኞች ካሉ ከደንበኞቼ ጋር ተገናኝቼ መስራት ያለብኝ ነገሮችን እሰራለሁ። ሌሎች ሌሎች ነገር ከስራ ጋር የተያዙ ነገሮችን በአጠቃላይ ለመስራት እሞክራለሁ ማለት ያው ለስራዬ ወሳኝ ስለሆነ እቅዶቼን በደንብ አድርጌ ወደ ተግባር ለመለወጥና ለመቀየር እሞክራለሁ። ከዛ ያው ወሎዬን በዚህ መንገድ ካደረኩ በኋላ ስራዎችን ከሰራራሁ ማታ ደግሞ ያው ከቢሮ ከመውጣቴ በፊት ጠዋት ላይ የታቀዱ እቅዶች መተግበርና አለመተግበራቸውን በደንብ አድርጌ አይቼ እገመግምና። ለነገ ደግሞ ምን መስራት እንዳለብኝ እና እንዴት መስራት እንዳለብኝ ራሴን በደንብ አድርጌ አዘጋጃለሁ ማለት ነው

አዎ በገበያ ጋር ወጋ መደራደር እችላለሁ። ምክንያቱም ገበያ የተለያዩ እቃዎችን ልገዛ በሚሄድበት ሰዓት ቅድሚያ የምሰጠው የእቃውን ጥራት አያለሁ የእቃውን ጥራት ካየሁ በኋላ የእቃው እንደ ጥራቱ የሚያወጣውን ዋጋ እነሱ የሚነግሩኝን ዋጋ በደንብ አድርጌ አያለው ገምግሜ ነው በደንብ አድርጌ ተደራድሬ ነው መግዛት። ያለብኝ ምክንያቱም የማይረባ እቃ ሰተውኝ ዋጋውን ሊያስወድዱት ይችላሉ። ስለዚህ በደንብ አድርጌ በጥንቃቄ መርጬ ዋጋ ከበዛ ተከራክሬ ተደራድሬ ለማስቀነስ እሞክራለሁ አስቀንሼ እገዛለሁ ማለት ነው። አንዳንድ ጊዜ እቃዎቹ ብዙም ኳሊቲ ሳይኖራቸው ውድ ሊሆኑ ይችላሉ። እነዛ ደግሞ አግባብ እንዳልሆነ ከተረዳሁ በደንብ አድርጌ ተደራድሬ ተከራክሬ መግዛት እችላለሁ

አዎ ወተት አጠጣለሁ የምጠጣውም ወተት እኔ ሁለት አይነት ወተት አይነቶች አሉ እነሱ የእርጎና ይሄ የረጋ ወተትና ኖርማል ተፈልቶ የሚጠጣውን ወተት ነው የምጠጣው በጣም የሚወደውና የሚመቸኝ እነዚህ ወተት ሁለት የወተት አይነቶች ናቸው። ስለዚህ ወተቱን በአግባብ እጠጣለሁ ቢያንስ ጾም በሌለበት ቀን በቀን አንዳንድ ብርጭቆ እጠጣለሁ ማለት ነው። ያው ወተት ለሰውነት ለጤና ጠቃሚ እንደሆነ ይታወቃል። በተለይ አጥንትን ያጠነክራል ለጥርስም ጥንካሬ ብዙ ጠቀሜታ ስላለው ወተት በየቀኑ አንዳንድ ብርጭቆ እጠጣለሁ።

የስራ ጊዜ በአጠቃላይ በስርዓት የተዋቀረና ተግባራዊ ነው። ስራ ጊዜ ለኔ ብቻ። ሰዓት መሙላት ሳይሆን ሀላፊነቴን ራሴን ማሻሻል እና ለሌሎች ጠቃሚ መሆን የምችልበት ጊዜ ነው ማለት ነው። ስለዚህ የስራ ጊዜ በጥንቃቄ እቆጣጠራለሁ ማለት ነው። ቀኔ በማለዳ ይጀመራል። በሰአቱ መነሳት እና ራሴን ለስራ ማዘጋጀት የመጀመሪያ ልምዴ ነው። ማለዳ በሰላም ሲጀመር ቀኑ በሙሉ ይረጋጋል ብዬ እመኛለሁ። ከእንቅልፌ በኋላ አጭር ጊዜ ለራሴ እወስዳለሁ ቀኑን እንዴት እንደምከታተል እያሰብኩ ማለት ነው። ወደ ስራ ቦታ ስደርስ መጀመሪያ የምሰራውን ነገር የቀኑን እቅዴን በደንብ አድርጌ እመርምራለሁ ማለት ነው። የምስራቸው ስራዎች በቅደም ተከተል ያዘጋጃሉ አስፈላጊውን ከአስቸኳይ እለያለሁ ይሄ የጊዜ አስተዳደር ልምድ በቀኑ በመጨረሻ ስራዬ እንዳይዘገይ ይረዳኛል ማለት ነው። በስራ ጊዜ ትኩረቴን በስራዬ ላይ ለመጠበቅ እሞክራለሁ ከእኩለ ሰዓት ወደ እኩለ ቀን አጭር እረፍት መውሰድን እመርጣለሁ ይህም አይምሮዬ እንዳይዳከም ያግዘኛል። እረፍት ማለት ስራ መተው ሳይሆን ለስራ ዳግመኛ መሰብሰብ ነው። ከኔሎች ጋር መስራት የስራ ጊዜን አንድ ክፍል ነው በቡድን መስራት ሀሳብ መጋራት እና መነጋገር ስራውን የተሻለ ያደርገዋል ማለት ነው። አንዳንድ ጊዜ ልዩ አመለካካት ከሌሎች ሲመጣ ችግር በፍጥነት ይፈታል ስለዚህ ግንኙነትን በስራ ጊዜ እጅግ አስፈላጊ እንደሆነ እመለከታለሁ ማለት ነው። በስራ ጊዜ ችግሮች የሚያጋጥሙ መሆናቸው የተለመደ ነው። ነገር ግን እኔ ችግርን እንደ መማሪያ አመለክተዋለሁ ስህተት ካጋጠመኝ እሱን እመረምራለሁ ቀጣይ ጊዜ እንዳይደግም እንዳይደከም እንዳይደከም እንዳይደከም እንዳይደልደክምና እንዳይደገም ለመማር ይረዳኛል ማለት ነው። ይሄ አመለካከት በስራዬ ላይ ጊዜ እንዳልጨነቅ ይረዳኛል ማለት ነው። የስራ ጊዜ በቀን መጨረሻ ሲቀርብ ያደረኩትን ነገር እገመግማለሁ። ምን ተሳክቷል ምን አልተሳካም በማለት ራሴን እመለከታለሁ። ይህ ግምገማ ለሚቀጥለው ቀን ዝግጁ እንድሆን ያደርገኛል። በአጠቃላይ የስራ ጊዜን ሚዛናዊ እንዲሆን እጥራለሁ። ስራ እረፍት ስራ እና የግል ህይወትን በማመጣጠን አስፈላጊ ነው። ብዬ ስለማስብ ይሄ ሚዛን ካለ ስራዬን በደስታ እስራለው ውጤታማ እሆናለሁ። ስለዚህ የስራ ጊዜዬን እንደ ሀላፊነት ብቻ ሳይሆን እንደ የራሴ እድገት መንገድ እመለከታለሁ ማለት ነው።

ቅመማ ቅመም የበዛበት ምግብ አልወድም። ምክንያቱም ቅመማ ቅመም በማንኛውም ምግብ ውስጥ በምንጠቀምበት ሰዓት የራሱ የሆነ መጠንና ልክ አለው በዛ በመጠን እና በልኩ ሲገባ ነው ጥሩ የሚሆነው እንጂ ከመጠን በላይ ቅመማ ቅመም ከበዛ የምግብ ጣፋጭነት ይቀንሳል ለጤናም ጥሩ ስላልሆነ። ቅመማ ቅመማ የበዛበት ምግብ አልጠቀምም በመጠኑና በልኩ ሲሆን ግን በደንብ አድርጌ እጠቀማለሁ ማለት ነው። በልኩ ቅመማ ቅመም ሲኖረው በተመጠነው ሲገባበት ምግብም ጣፋጭነቱ ቆንጆና አሪፍ ስለሚሆን በዛ መንገድ ነው የምትጠቀመው እንጂ ከማቅመው ከበዛበት። ምግብ አልወድም።

አሁን ጫጫታን መታገስ እችላለሁ። ነገር ግን ይህ ችሎታ በቀላሉ የሚመጣ አይደለም ጫጫታ በሰው ህይወት ውስጥ የማይቀር ነገር ነው። በከተማ በስራ ቦታ በትምህርት ቤት ወይም በቤት ውስጥ ራሱ ራሱ ሊገኝ ይችላል። ስለዚህ ጫጫታ መታገስ መማር ለሰው ልጆች አስፈላጊ ችሎታ ነው። መጀመሪያ ጫጫታ ምን እንደሆነ መረዳት አስፈላጊ ነው። ጫጫታ ማለት ከልክ በላይ የሆነ አእምሮን የሚያደክም ድምጽ ነው። አንዳንድ ጊዜ ይሄ ድምጽ ከመኪና ከግንባታ ከሰዎች ነገሮችን ከሙዚቃ ሊመጣ ይችላል። ሁሉም ሰው ጫጫታን በአንድ መልኩ አይቀበለውም አንዳንዶቹ በቀላሉ ይታገሳሉ ሌሎች ግን በፍጥነት ይነካሉ ማለት ነው። እኔ ጫጫታ ለመታገስ መጀመሪያ የማደርገው ነገር አይምሮዬን መቆጣጠር ነው። ጫጫታ ሲኖር በፍጥነት መናደድ ችግሩን አይፈታም የበለጠ እንድናደድ ነው የሚያደርገኝ ስለዚህ። ከዚህ ይልቅ ለመታገስ እሞክራለሁ ስለዚህ ጊዜ ጊዜያዊ ነው ብዬ ራሴን እያሳመንኩ ለማሳመን እሞክራለሁ ማለት ነው። ይሄ ቀላል አመለካከት አእምሮን ያረጋጋልኛል ማለት ነው። ሌላው ጫጫታን ለመታገስ የምጠቀመው መንገድ ትኩረቴን መቀየር ነው። ጫጫታ ላይ ብቻ ትኩረት ካደረኩ ይበልጥ ይረብሸኛል ስለዚህ ነገር ግን ስራዬም መጽሐፍ ንባብ ወይም ሌላ ጠቃሚ ነገር ላይ ትኩረት ለማድረግ ጫጫታውን ለማድረግ እሞክራለሁ ጨጫታውን ቀስ በቀስ ለመርሳት እችላለሁ ማለት ነው። አንዳንድ ጊዜ ቀላል ሙዚቃ መስማት ወይም ዝምታ ያለው ድምጽ መጠቀም ይረዳኛል ማለት ነው። በስራው ጫጫታ ሲኖር መታገስ የበለጠ አስፈላጊ ይሆናል። ሁሌ ሁሉም ሰው የራሱ መንገድ አለው አንዳንድ ሰዎች በመነጋገር ይሰራሉ ሌሎች ግን በዝምታ በዚህ ሁኔታ ሌሎች መረዳትና መታገስ የስነ ልቦና ጥንካሬን ያሳያል ማለት ነው። ካልቻልኩህ ግን በክብር በመነጋገር ወይም ቦታዬን ትንሽ መቀየር መርጣለሁ ማለት ነው። በቤት ውስጥ ጫጫታ ሲኖር ደግሞ ትዕግስት ያስፈልጋል። ቤተሰብ ውስጥ ልጆች ቴሌቪዥን ወይም ጎረቤት ድምጽ ሊኖር ይችላል እነዚህ በዚህ ጊዜ ጫጫታን እንደ ህይወት ክፍል እመለከታለሁ ሁሉም ነገር መቆጣጠር እንደማይቻል አይምሮዬን እንዲቀበል አደርገዋለሁ ማለት ነው። ነገር ጫጫታን መታገስ ማለት ሁል ጊዜ ዝም ብሎ መቅረት ማለት አይደለም። ጫጫታው ጤናማ ጤናን ካልጎዳ እንቅልፍን ካላበላሸ ወይም ስራን ካላስቸገረ መፍትሄ መፈለግ ተገቢ ነው። ብዬ አስባለሁ እንደ ጆሮ መከላከያ መጠቀም ጊዜውን ማደራጃ ወይም ከሚመለከታቸው ሰዎች ጋር በሰላም መነጋገር እና ያ ድምጽ ጫጫታውን እንዲቀንስ ለማድረግ እሞክራለሁ። በአጠቃላይ ጫጫታን መታገስ እችላለሁ ብለህ ብዬ መናገር ብቻ ሳይሆን በተግባር መማር ያስፈልጋል። የችሎታ ትግስት ራሱን መቆጣጠር እና ሌሎችን መረዳት ይጠይቃል። ጫጫታውን መታገስ ስንችል አእምሮአችን ይረጋጋል ህይወታችንም የተሻለ ይሆናል ማለት ነው።

እኔ ቀልድ መናገር አልወድም። ነገር ግን ጎረቤቶቼ ጓደኞቼ የስራ ባልደረባዎቼ ቀልድ መናገር የሚወዱ ሰዎች አሉ ያው ቀልድ መናገር ብዙ ጊዜ ጭንቀት ውስጥ ካለን ራሳችንን ዘና ለማድረግ ይረዳናል። መጨናነቅ መረበሽ ካለ ያው በምንስቅበት በምንደሰትበት ሰዓት ጥሩ አእምሮአችን እረፍት ስለሚያገኝ ጥሩ ነው ብዬ አስባለሁ። እኔ ግን መናገር አልወድም።

እኔ በጣም የምወደው በዓላቶች አሉ ከእነዚህ በዓላቶች ውስጥ መካከል የመጀመሪያው አዲስ አመት ነው አዲስ አመት ማለት በኢትዮጵያ ዘመን አቆጣጠር መስከረም አንድ የሚከበር በዓል ነው። ይሄን የምወድበት ምክንያት አዲስ አመት ያው በአዲስ ጀማሪ ህይወትም ሁሉም ነገር በአዲስ ራስ ራስን አሻሽሎ ለማሻሻልም አሻሽሎም ወደ ቀጣዩ አመት መሸጋገሪያ ስለሆነ አዲስ አመትን እወዳለሁ ማለት ነው። ሌላው የምወደው ፋሲካ ነው ፋሲካ ማለት ያው በኦርቶዶክስነት ውስጥ ያለ ትልቅ በዓለ ነው ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ተሰቅሎ ለእኛ ለሀጢያታችንን ሀጢያታችንን ለማስተሰር ብሎ ለኛ ብሎ ተሰቅሎ ዋጋ የከፈለበት ስለሆነ በጣም የምወደው በዓል ነው ማለት ነው። በልዩ ሁኔታ ከቤተሰቦቼ ጋር ሰብሰብ ብለን የምናከብረው ሁለቱ በጣም የምወዳቸው በዓላቶች ናቸው ማለት ነው።

አዎ የዝናብ ዉሃ እሰበስባለሁ ያው ዝናብ በሚኖርበት ወቅት ማለት ነው። ያው ብዙ ጊዜ ዝናብ በብዛት የሚኖርበት ወቅት ያው በእኛ በኢትዮጵያ በኢትዮጵያውያን ዘንድ ክረምት የሚባልበት ጊዜ አለ። ያም ክረምት ከሰኔ ጀምሮ እስከ ሀምሌ ያለው ሶስቱ ወራት በኢትዮጵያውያን ካላንደር ቀን አቆጣጠር መሰረት እነዚያ ሶስት ወሮች ክረምት ስለሆነ የዝናብ ወቅት ናቸው። ስለዚህ የዝናብ ውሃዎችን እሰበስባለሁ ያው የዝናብ ውሃው ከተሰበሰቡ በኋላ በተለያዩ ነገሮች እጠቀማለሁ ልብስ ለማጠብ ያው ራሴን ለማጥራት ለተለያዩ ነገሮችን ስለሚጠቅመኝ የዝናብ ውሃዋን እሰበስባለሁ። ማለት ነው።

እኔ ሹራብ መስራት ወይም መስፋት አልችልም። ነገር ግን አብረውኝ ያሉ ጎረቤቶቼ ግን መስራት መስፋት የሚችሉ ጎረቤቶች አሉ። በጣም ቆንጆና የሚያማምሩ በተለይ ዘመኑን የዋጁ አሁን ካለንበት ዘመን ጋር ሊለበሱ የሚችሉ የተለያዩ ሹራቦችን ይሰራሉ። ኮፍያዎች አሉ። ሙሉ ሹራቦች አሉ። ኮፍያ ያላቸው ሹራቦች እንደ ጋውን ነገር አላባሽ የመሳሰሉትን የተለያዩ ሹራቦችን ይሰራሉ ሰርተው ይሸጣሉ። ያው በተሸጠው ያው ራሳቸውን ለማሻሻል በኢኮኖሚ ደረጃ ብዙ ጠቀሜታ አለው። እኔ ሹራብ መስፋት አልችልም። ነገር ግን ያው የሚሰሩ እና መስፋት የሚችሉ ጓደኞች አሉ ጎረቤቶች አሉ

እኔ የምጠቀመው የስልክ አይነት ስማርት ስልክ ነው ያው ስማርት ስልኮች ብዙ ጊዜ ከቴክኖሎጂ ጋር አሁን ካለንበት ዘመን ጋር የሚሄዱ ስለሆኑ እኔ የምጠቀመው ስማርት ስልክ ነው። ያው ስማርት ስልክ መጠቀሜ ብዙ ነገሮችን ቀለል አድርጌ በተለይ ህይወቴን ቀለል አድርጌ እንድኖር እያደረገኝ ነው ማለት ነው። ያው በኖሮዬ በትምህርቴ በስራዬ ላይ ህይወቴን ቀለል አድርጌ እንድኖር አድርጎኛል ብዙ ነገሮችን የምሰራው አብዛኛው ጊዜ በስልኬ ነው። እንደውም ከእነዚህ ከፒሲ ይልቅ ስልክ የእጅ ስልኮችን ስለምጠቀም ብዙ ነገሮችን ቀለል ያደርግልኛል ማለት ነው። የእጅ ስልክ በአሁን ሰዓት ቴክኖሎጂ የተሻሻለ ስለሆነ ለተለያዩ ነገሮች እጠቀማለሁ ቪዲዮን ለመቅረጽ ፎቶዎችን ለማንሳት የተለያዩ መልእክቶችን ለመላላክ እንደዚሁም ቪዲዮ ኮንፈረንሶች ሲኖሩ ስብሰባ ለማድረግ በቪዲዮ። እንደዚሁም ከተለያዩ ሰዎች ጋር ለመደዋወልም መልእክት ለመላላክም በጣም ስለሚጠቅመኝ የምጠቀመው ስማርት የሆኑ የእጅ ስልኮችን እጠቀማለሁ ማለት ነው

እኔ ዝናብ ሲዘንብ የማደርገው ያው ዝናብ በተለይ ከቤት ውስጥ ውጪ ከነበርኩኝ ያው ዝናብ እንዳይነካኝ እጠነቀቃለሁ ግን ያው አጋጣሚ ሆኖ ዝናብ የሚነካኝ ከሆነ ያው ቤት በደረስኩ እዚህ በገባሁ ጊዜ ዝናብ የነካውን ልብስ አወላልቄ ያው ሰውነቴን አደራርቃለሁ። ከዛ በኋላ ሌላ ልብስ ዝናብ ያልነካው ንጹህ የሆነ ልብስ ለብሼ ደራርቤ ልብስ ለብሳለሁ ያው ቅዝቃዜ ሲነካ ጥሩ ስላልሆነ ሰውነቴን ሞቅ እንዲያደርግልኝ ልብስ ደራርቤ እለብሳለሁ። በመቀጠል በመቀጠል ደግሞ ሰውነቴን ሞቅ ሊያደርጉልኝ የሚችሉ ምግብም ይሁኑ መጠጦችን እጠቀማለሁ። በተለይ እነዚህ ትኩስ ትኩስ ነገሮችን እጠቀማለሁ በተለይ ሻይ በጣም ቆንጆ ስለሆነ ሙቀትን ስለሚያመጣ ሻይ እጠቀማለሁ። በመቀጠል ያው መጽሐፍ ለማንበብ እሞክራለሁ ያው ዝናብ ሲዘንብ ለኔ ልዩ ልዩና ለየት ያለ የተለየ ስሜት ስለሚሰማኝ መጽሐፍ ለማንበብ እሞክራለሁ። ያው በመቀጠል እንደዚሁ ፊልሞችን አያለሁ ማለት ነው

እኔ የማውቀው ምሳሌ የውሃ ነጠብጣብ ድንጋይን ይቆፍራል የሚል ምሳሌ ነው። አንድ ቦታ ላይ ከፍ ያለ ድንጋይ ነበር። ድንጋይ ላይ በየቀኑ ከአንድ ትንሽ ጉድጓድ ውስጥ ውሃ ነጠብጣብ ይወርድ ነበረ። መጀመሪያ ሰዎች ይህንን ዲንጋይ ትንሽ ውሃ ድንጋዩን እንዴት ሊያበላሽ ይችላል ብለው ጥያቄ ያቀርቡ ነበረ? ነገር ግን ከብዙ ዘመናት በኋላ ድንጋዩ መካከሉ ተቆፍሮ ጉድጓድ ሆኖ ተገኘ። ድንጋዩ በአንድ ቀን አልተቆፈረም በትንሽ ነጠብጣብ ነገር ግን በቀጣይነትና በትጋት ተቆፈረ በረጅም ጊዜ ውስጥ ማለት ነው። የዚህ ምሳሌ ትርጉሙ ይህ ምሳሌ ለሰው ህይወት ታላቅ ትምህርት ይሰጣል። ታላቅ ስኬቶች በአንድ ቀን አይመጡም እና እንደ ውሃ ነጠብጣብ ትንሽ ትንሽ ጥረት በቀጣይነት ሲደረግ እንኳን ጠንካራ ችግርን ማሸነፍ ይቻላል እና ትልቅ ደረጃ መድረስ እንደሚቻል ነው። እና ሌላው በትምህርት ውስጥ የምሳሌው ተግባር ተማሪ አንድ ቀን ብቻ ተምሮ ሁለት ሁሉን ማወቅ አይችልም በየቀኑ ሰላሳ ደቂቃ ማንበብ በየቀኑ ጥያቄ መጠየቅ በየቀኑ ማድረግ አለበት ማለት ነው። እነዚህ ትናንሽ ነገሮች በጊዜ ሂደት ታላቅ ውጤት ያመጣሉ እንደ ውሃ ነጠብጣቡ አይምሮም ድንጋይ በቀስታ ይቆፍራል ማለት ነው። በስራ ህይወት ውስጥ ደግሞ ይሄን ምሳሌ እንዴት አድርገን እንረዳለን ማለት ነው። ብዙ ሰዎች በስራ ላይ ፈጣን ውጤት ይፈልጋሉ ነገር ግን በሰአቱ መግባት ስራን በትክክል መፈጸም መማርን መቀጠል እነዚህ ቀላል የሚመስሉ ነገሮችን በጊዜ ሂደት ሰውን ወደ ስኬት ያደርሳሉ ድንጋዩ እንደተቆፈረው ሁሉ ከባድ ችግርም ይለውጣል ማለት ነው። በህይወት ላይ አጠቃላይ ይህ ምሳሌ በህይወት ላይ ያለው የሚያስተምረን ትንሽ ጥረት ትልቅ ለውጥ እንደሚያመጣ ቀጣይነት እና ከሃይል እንደሚበልጥ ታጋሽነት ውጤት እንደሚያመጣና ዛሬ ያደረግነው ትንሽ ነገር ነገ ትልቅ ውጤት ሊሆን እንደሚችል ነው። በአጠቃላይ እንደ ውሃ ነጠብጣብ በቀስታ ድንጋይ የሚቆፍር እንደሆነ ሰውን በትንሽ ነገር ነገርን ግን በቀጣይነት ሲሰራ ማንኛውም ግብ ማሳካት ይችላል። ይህ ምሳሌ በትምህርት በስራ በህይወት ሁሉ ዘርፍ የሚሰራ ነው ማለት ነው።

አዎ ዳቦ ማብሰል እችላለሁ የማበስልባቸውን መንገዶች የተለያዩ መንገዶች ሊሆኑ ይችላሉ ማብሰያው መንገዶች ከእነዚህ ማብሰያ መንገዶች አንደኛ በድስት ማብሰል እችላለሁ ሌላው በኦቭን ወይም በዳቦ ማሽን ውስጥ ማብሰል እችላለሁ ማለት ነው። ሁለተኛ ደግሞ በውሃ የሚሰራም ማብሰያ አለ እነዚህ አይነት ሶስት አይነት ማብሰያዎች አሉ ማለት ነው። እኔ አሁን ለምሳሌ በድስት ዳቦ የማበስልበት መንገድ ይኸው በመጀመሪያ ዳቦ ለመጋገር የሚያስፈልጉ ግብአቶችን አሟላለሁ እርሾ ያስፈልገኛል ጨው ያስፈልገኛል ያው ጣፋጭነት እንዲኖረውም ስኳርም በተመሳሳይ ያስፈልገኛል ጣፋጭነት እንዲኖረው ከፈለኩ ስኳር አደርግበታለሁ የተለያዩ ለዳቦ መጋገሪያ የሚያገለግሉ የተለያዩ ቅመማ ቅመሞች ይኖራሉ ለምሳሌ እንደ ጥቁር አዝሙድ ይሄ አሁን የዳቦን ጣዕም ጥሩ ለማድረግ ቆንጆ ለማድረግ ስለሚጠቅም እሱን አንድ እጠቀማለሁ ማለት ነው። እነዚህ እና ውሃ እንዲሁም ዘይት አድርጌ በመጠኑ በልክ ተለክቼ እንደዚሁም የዳቦ ዱቄት ጨምሬ አንድ ላይ እነዚህን አቦካለሁ ማለት ነው። እነዚህ ከተቦካ በኋላ የተወሰነ ደቂቃ እንዲቆይ አደርጋለሁ ያ ከቆየ በኋላ ሊጡ እንዲቦካ ያደርግልኛል። ከዛ ሊጡ ከቦካ በኋላ የመጀመሪያ ዙር እመልሰዋለሁ ከዛ ሁለተኛ ጊዜ ኩፍ ሲል ለመጋገሪያ ያዘጋጀሁት ድስት ላይ ዘይት እቀባለሁ ከዛ ዘይት ቀብቼ ዱቄት እነሰንስበታለው ይሄን የማደርገው ዳቦው ሲበስል ድስቱ ላይ እንዳይ እንዳይያያዝ እንዳይያያዝ ስለሚያደርግልኝ ነው። ከዛ በኋላ ያንን ካደረግኩ በኋላ ሊጡን በደንብ አድርጌ እጠፈጥፈውና እዛ ያዘጋጀሁት ድስታ ላይ ሊጡን እጠፈጥፈዋለሁ እዛ ካስቀመጥኩ በኋላ የተወሰነ ደቂቃ ሊጡ ሊጡ ከፍ እንዲልልኝ እጠብቅና ከዛ ከጠበቅኩ በኋላ ዝቅተኛ እሳት ላይ ያንን ድስት በደንብ አድርጌ እጥደዋለሁ ከዛ ቀስ እያለ ይበስልልኛል ማለት ነው ከበሰለ በኋላ ጥሩና ቆንጆ ዳቦ ይወጣል ማለት ነው። በተመሳሳይ በእንደዚህ አይነት መንገድ ከተቦካ የውሃውም ደግሞ ትልቅ ድስት ውስጥ መለስተኛ ሳህን አደረግና እዛ ሳህን ውስጥ ሊጡን አድርጌ እንደዚሁ ኩፍ ባለልኝ ሰዓት ያንን ሊጥ እዛ እንትን ውስጥ የፈላ ውሃ ውስጥ ጉልቻ አበጅና እዛ ውስጥ አደርጋለሁ እንዲበስል አደርጋለሁ። በተመሳሳይ ማሽንስ ላይም እንደዚሁ በዚህ አይነት ሁኔታ ነው የሚበስለው እና አዎ ዳቦ ማብሰል እችላለሁ

በእግር ብዙ ርቀት መሄድ እችላለሁ ያው በእግር መሄድ ለጤንነት ጥሩ ነው። አንደኛ ለደም ዝውውር እንደዚሁም ሰውነታችን ይሄ ላይ ያለ የተጠራቀመ ካሎሪንም ለማቃጠል በእግር ብዙ ርቀት መሄድ ይጠቅማል ማለት ነው። ስለዚህ እኔ በእግሬ ብዙ ርቀት መሄድ እችላለሁ ማለት ነው። ከእነዚህ ከምሄድባቸው ሰአቶች ቢያንስ በሰአት ለማስቀመጥ በሞከር በቀን ውስጥ ከ ሶስት እስከ አራት ኪሎ ሜትር መሄድ እችላለሁ። ይሄ ማለት በርግጥ ብዙ ሊመስል ይችላል ግን ለኔ ቀላል ነው። ያው የምሰራበትም ስራ ከዚህ በእግር ከመሄድ ጋር የተያዘ ስለሆነ ለኔ ብዙም አይከብደኝም። አዎ መሄድ እችላለሁ። ቢያንስ ሶስት እስከ አራት ኪሎ ሜትር በቀን ውስጥ መሄድ ይችላል።